የሙዚቃ መሳሪያ መጫወት ትችላለህ? የሚል ነገር አለ ያው የሙዚቃ መሳሪያ መጫወት ራሱን የቻለ ባለሙያ የሚጠይቅ ነገር ነው ብዬ አስባለሁ ሙዚቃ ምንድነው የሚለውን ሊጀምር እና ሙዚቃ በጣም የውስጣችንን ጩኸት የውስጣችንን ደስታ የውስጣችንን ስሜት በቀጥታ ሊገልጽ የሚችል በጣም ጥልቅ የሆነ ሀሳብ ያለው ነገር ነው እና ሙዚቃ መግባቢያ ነው ሙዚቃ እንደሚታወቀው ቋንቋ ነው ከሰዎች በሰው እንግባባለን በጣም ብዙ መረጃዎችን እንለዋወጣለን የፍቅር የደስታ የሀዘን የሰርግ አለ እና ሙዚቃ በጣም ቋንቋ ነው የምንልበት ምክንያት አለ በብዙ መልኩ ሙዚቃዎች በጣም ብዙ ሙዚቃዎች አሉ እነዚህ ሙዚቃዎች ደግሞ የተሻለ ማድረግ የምንችልባቸው የተሻለ ማደግ የምንችልባቸው ነገሮች አሉ በሙዚቃ ማለት ነው እና ሙዚቃ በጣም ሰፊ ጥቅም አለው የሚለውን ነገር ማንሳት እፈልጋለሁ ሙዚቃ መጠቀም የተሻለ እውቀት እንዲኖረን የተሻለ ስራ መስራት እንድንችል የተሻለ ግንዛቤ እንዲኖረን ይጠቅመናል ሙዚቃ ማለት ነው እና በተቻለ አቅም ሙዚቃዎችን ስንጠቀም በአሪፍ ሁኔታ ቢሆን በጣም የተሻለ ነው የሚለው ነገር ማንሳት እፈልጋለሁ ሙዚቃ ከሙዚቃ ውጪ ነገሮችን ማከናወን መቻል ራሱን የቻለ ሙያ ይጠይቃል ሙዚቃ እንደዚህ ሲምፕል ሆኗል ማንም ተነስቶ የሚሰራው ነገር አይደለም ራሱን የቻለ ባለሙያ ራሱን የቻለ በዛ በጥበብ የተጠራን አሪፍ ድምጽ ያለው አሪፍ ግጥምና ዜማ ያለው አሪፍ ሰዎችን ሊሰማ የሚችል የሙዚቃ መሳሪያዎች የተቀናበረ የተዋጀ መሆን አለበት እና በጣም በጣም ብዙ ብዙ መሳሪያዎች አሉ ከክራር ከማሲንቆ ጀምረን እስከ ከበሩ እስከ የተለያዩ እንደ ጥሩምባ አይነት ሙዚቃዎች አሉና እነኚህ ሙዚቃ መሳሪያዎች አሉ እነኚህ ሙዚቃ መሳሪያዎች ደግሞ ሙዚቃው ነፍስ እንዲሆኑ ነፍስ እንዲዘራ የሚያደርጉ ናቸው ምክንያቱም ሙዚቃው እንዲሰራ ወይም ሙዚቃው እንዲቀላጠፍ ሙዚቃ አሪፍ ሙዚቃ እንዲሆን ትልቁን ሚና የምትጫወተው ምንድነው እነኚህ ነገሮች ናቸው እነኚህ ነገሮች ደግሞ ትልቅ ሚና ይጫወታሉ እና እነኚህን በአግባቡ ከተጫወቱ እነዚህን እንትኖች በአግባቡ ከመጫወት ከቻለ ከቻለ አንድ ሰው ሙዚቃ መሳሪያዎችን መጫወት ይችላል ማለት ነው እና እኔ ግን ሙዚቃ ማዳመጥ በጣም እወዳለሁ የሙዚቃ ሀሳቦችን በጣም ደስ ይሉኛል የትኛውም ለምሳሌ ስለ ሙዚቃ ስነሳ ምንድነው አንድ ሰው የተለያየ ቦታ ምሳሌ ከኢትዮጵያ ውጪ ሆኖ ሌላ ሀገር ላይ ሆኖ የኢትዮጵያ ሙዚቃ መስማት ይችላል በቃ ሙዚቃ መግባቢያ ነው ሀሳቡን ላይረዳው ይችላል ነገር ግን ጣዕሙን ዜማውን ሰምቶ ያ ሰው እዛ ሙዚቃ ላይ ሀሳቡን ሊጥል ይችላል ወይም ደግሞ ሊወደው ይችላል ለምሳሌ ኢትዮጵያ ውስጥ አሁን እንግሊዝኛ ሙዚቃ ሲከፈቱ ሁሉም ሰው የሚለው ነገር አለ የሆነ ራሱ የቻለ የሚንቀሳቀሰው ዝውውር አለ እና እንቅስቃሴ አለ ይሄ ምንድነው አንዱ ስለ ሙዚቃው ገብቶት ብቻ ገብቶት ሳይሆን በቃ የሆነ ሙዚቃ ቋንቋ ስለሆነ ሙዚቃ መግባቢያ ስለሆነ ያንን መግባቢያነት ደግሞ ወደ ተግባር መቀየር ወይም ደግሞ እንቅስቃሴ ማድረግ የሚወዱ ሰዎች አሉ እና ይሄንን እንቅስቃሴ ደግሞ ያው ወደ መሬት አውርደው ያው በሙዚቃ መሳሪያዎቹ ያለምንም የሚመታውን ድምጽ እየሰሙ ያንን ተግባር ለመከተል ወይም ደግሞ ያንን ውዝዋዜ ለመፍጠር ያንን ነገር ለማምጣት የሚሞክሩ በጣም ብዙ ሰዎችን አይተናል በዛ ብዙ የሚፍጨረጨሩ ሰዎች አሉ እና ሀሳቡን ገብቷቸው ሳይሆን ግን ሙዚቃ ቋንቋ ስለሆነ ሙዚቃ ማቢያ ስለሆነ ሙዚቃ ያው ጥበብ ውስጣችን ደስ የሚል ነገር እንዲሰማን ቢያደርግ እንደሆነ መጠን ነው ይሄ ሁሉ ነገር ያለው ማለት ነው እና ሙዚቃ በብዙ መልኩ ጥቅም አለው ሙዚቃ በብዙ መልኩ አገግሎት አለው የሚለውን ነገር ማንሳት እፈልጋለሁ በሌላ አንፃር ደግሞ ሙዚቃ በብዙ መልኩ ጠቀሜታዎች እንዳሉት አንስቻለሁ በሌላ አንፃር ደግሞ ሙዚቃ የምንለው ነገር ምንድነው በጣም በብዙ መልኩ ተጽዕኖ አለው በተለያዩ ፖለቲካ ውስጥ ለምሳሌ ገብቶ በተለያዩ ፖለቲካ ዘፈኖች ይኖራሉ ፖለቲካ ውስጥ ያሉ ጥልቅ ያሉ መረጃዎችን የሚሰጥበት ሁኔታ አለ እና የሙዚቃ መሳሪያዎችም ደግሞ በዚሁ ልክ በጣም ነገሮችን እናገኝባችኋለን ሙዚቃ መሳሪያዎች በጣም ሳትሆኑ ነው የሚሰጡት ምክንያቱም ሙዚቃ ሙዚቃ እንዲሁም በተከተለ መሳሪያ እኔ እንደኛ ሙዚቃ መሳሪያ መጫወት አልችልም ነገር ግን በጣም የምንጫወቱ ሰዎች አሉ እና እነኚህ ሰዎች ደግሞ ሙዚቃ ሙዚቃ እንዲመስል አንድ ሰው ዝም ብሎ ውጪው ምንም ዋጋ የለውም ነገር ግን የሙዚቃ መሳሪያ ሲቀላቀልበት ግን አሪፍ የሆነ እንትን መውጣት ይችላል

ቀጣይ ደግሞ ምን ያህል ሃይማኖታዊ ክብረ በዓል ታከብራለህ የሚል ነገር አለ። ሃይማኖታዊ ክብረ በዓል አዎ እከብራለሁ። በጣም የተለያዩ ሃይማኖታዊ ክብረ በዓሎችን አከብራለሁ። እነኚህ ሃይማኖታዊ ክብረ በዓሎች ደግሞ የተለያዩ ጠቀሜታዎች አላቸው። የተለያዩ አገልግሎቶች አላቸው ማለት ነው። እና እነኚህና ሃይማኖታዊ በዓሎች ደግሞ በተለያየ ሁኔታ እከብራለሁ። በተለያየ አጋጣሚ የማከብርበት ሁኔታ አለ። እነኚህን ሀይማታዊ ሁኔታዎች ደግሞ ስናከብር በጣም በብዙ መልኩ የተለያዩ ሀይማታዊ በዓሎች አሉ። በኢትዮጵያ በተለይ በሀገራችን በጣም ብዙ ሃይማኖታዊ በዓሎች አሉ። ግን ይሄ ሃይማኖታዊ በዓሎች በክርስትና በስልምና የተለያዩ ሃይማኖታዊ በዓሎች አሉ። በክርስትና ከ መስቀል ጀምሮ ገና፣ ገና፣ ጥምቀት፣ ከጥምቀት ፋሲካ፣ ከፋሲካ እያለ እንደዛው እስከ እቁጠጣች ድረስ ያለው በዓል ይከበራል። እና በእስልምናም እንደዛው መውሊድ አረፋ የሚባሉ በዓላቶች አሉና እነሱም በዓላቶች እናከብራለን ማለት ነውና በጣም በብዙ መልኩ እነዚህን በዓላቶች በተለያየ ጊዜ የምናከብርበት ሁኔታ አለ። እና ጥሩ ነገር አለን ማለት ነው እና ብዙ ጊዜ በዓላቶችን በአሪፍ ሁኔታ ነው የምናከብረው። በጣም የተለያዩ ባህላዊ ነገሮች ይኖራሉ። በዓሎች ይኖራሉ በጣም ነው የማከብረው እኔ በዓላቶችን ማለት ነው እና እነኚህ በዓላቶች ደግሞ በጣም ጥሩ የሆነ ነገር አላቸው። ጥሩ የሆነ ነገር ይፈጥራሉ ብዬ አስባለሁ። በተቻለ አቅም በዓላቶችን አሪፍ አድርጌ የምናከብራቸው አሪፍ ነው የምንለው ነገር ማንሳት እፈልጋለሁ እና በጣም ብዙ በዓላቶችን እኔም የማክበሩ እድል ነበረኝ። በጣም በልዩ ሁኔታ የማከብራቸው በዓላቶች አሉና በጣም ነው የማከብረው ማለት ነውና ለምሳሌ የገናን በዓል ከቤተሰብ ጋር ተሰብስበን የተለያዩ ይኖራል። የባህል ዝግጅት ይኖራል። ከጠላው፣ ከአረቂው፣ ከቢራው፣ ከዶሮ ወጡ፣ ከስጋ ክትፎ፣ ከስጋ ቁርጡ፣ በቃ ከጥሬ፣ ከብስሉ ነው እና በጣም በብዙ መልክ እነኚህ ነገሮች በጣም ጠቀሜታ እንዳላቸው ነው የሚሰማኝ። ምክንያቱም እነኚህ የምግብ አይነቶች በጣም ይጠቅሙናል በጣም ያገለግሉናል ምክንያቱም እነኚህ ስጋ አለን ምግብ በእጃችን ሲኖረን በጣም በብዙ መልኩ ምግብ ሁኔታው ዝግጅቱ ጉዱ ጉዱ ምናምን እንዳለ በዓል ስናክብር በጣም ልዩ ስሜት ይፈጥራል እና በጣም በብዙ መልክ ልዩ ልዩ በዓላቶች እናከብራለን። ኢትዮጵያው በዚህ የታደለች ናትና በጣም የተለያዩ በዓላቶች በማክበር በጣም ረጅም ልምድ ያላት ሀገር ነች። በሃይማኖታዊ በዓላቶች ማለት ነው እና ያው ከዛ ጥምቀትን ደግሞ ያው እንደሚታወቀው በጣም ልዩ በዓል ነው ጥምቀት። ለጥምቀት ያልሆነ ቀሚስ ይበጣጠስ ተብሎ በጣም አዳዲስ ልብስ ለብሰን አጊጠን አምሮብን የምንሄድበት ሁኔታ አለ ጥምቀት ጊዜ ማለት ነው እና እነኚህ ሁሉ በዓላቶች በቃ ለኛ ጥሩ ነገር ያላቸው በዓላቶች ናቸው። እነኚህ በዓላቶችን በአሪፍ ሁኔታ የምናከብርበት ሁኔታ አለ እና እነኚህን በዓላቶች ስናከብር በጣም በጥሩ ነገር በጥሩ ደስታ የምናከብርበት ሁኔታ አለና በዓላቶች በራሳቸው ደስ የሚሉ ነገሮች ናቸው። ሃይማኖታዊ በዓላቶች አሉ ደግሞ ብሄራዊ በዓላቶች እንዳሉ እናውቃለን እና ያው እነኚህ ሃይማኖታዊ በዓላቶች በጣም ብዙ ናቸው እና ሃይማኖታዊ በዓላት ክብረ በዓሎችን በጣም ነው የማከብረው በጣም ደስተኛ ሆኜ ነው የማከብረው በጣም ብዙ በዓላቶች ሃይማኖታዊ በዓሎች አክብሬያለሁ። እስካሁንም አሁንም እያከበርኩ እገኛለሁ እና ሃይማኖታዊ በዓላትን ማክበር በጣም ደስ ይላል እና እኔም ሀይማ ብዙ ሃይማኖታዊ በዓሎችን አከብራለሁ ማለት ነው እና ከጥምቀት ያለፉ ብዙ በዓላቶችን የማክበር እድሉ ነበረኝ ጥምቀት ላይ ደግሞ በጣም ልዩ የሚያደርገውን ነገር ነጭ ተላብሶ ታቦቱን አጅቦ አጅበን እንሄዳለን። እና ከዛ ታቦት አውጥተን እዛ ከተራ የሚባል አለ የከተራ በዓል ከዛ ከተራ ውሃ ተቀድቶ ጠበልም ይቀደስበትና ጸበል ተደርጎ ተባርኮ ለምእመናኑ የሚረጭበት ሁኔታ አለ ከዛ በኋላ ደግሞ ተመልሶ ወደ ማደሪያቸው የታቦታቱ ወየማደሪያቸው ወደየቤታ ወደ የማደሪያዎቻቸው ወደ የቤት ወደ ወደየቤተክርስቲያኑ ወደየአልባራቱ ይገባሉና በጣም ልዩ የሆነ በዓል ነው በዛ ጊዜ ደግሞ ብዙ ሰው የሚተጫጭበት ነገር አለ ሎሚ መወርወር ባህል አለ እና እንደዚህ በጣም ብዙ ባህላቶች አሉ። በአጠቃላይ በጥምቀት በዓል ላይ ማለት ነው እና ጥምቀት በጣም ልዩ የሆነ በዓላችን ነው በጣም በዩኒስኮም የተመዘገበ አለም አቀፋዊ በዓል ነው ማለት እችላለሁ። ከዛ ስንቀጥል ያው የፋሲካ በዓል አለ ፋሲካ በዓል ላይ ስቅለት አለ። በጣም ሃይማኖታዊ የሆነ ትልቅ በዓል ነው። ከዛ ሲቀጥል ደግሞ የተለያዩ የመስቀል በዓል ላይ የሚከበሩ በዓላቶች አሉ። መስቀል የደመራ በዓል በጣም ልዩ የሆነ ነገር አለው። የደመራን በዓል ጥሩ ሁኔታ ነው።

መዋኘት ትችላለህ? የሚል ነገር አለ ያው መዋኘት የሚችል ሰው አለ፤ የማይችል ሰው አለ፤ ልምድ ያለው ሰው አለ። መዋኘት ማለት ምንድነው ከሚለው ልጀም፥ መዋኘት ማለት እንደ ገጠር ካነሳነው ትልልቅ ባህሮች ውስጥ ገብቶ መዋኘት ነው። ትልልቅ ባህሮች አሉ እነዚህ ትልቅ ባህሮች ውስጥ ገብቶ በባህሩ ላይ መንሳፈፍ መቻል ማለት ነው እና የተለያዩ መዋኛዎች አሉ። በገጠር አካባቢ ትልልቅ ባህሮች ውስጥ ገብተን ዋኝተናል። ባህሮች ውስጥ ገብተን በጣም ብዙ እንትን ብለናል እና ተዝናንተናል ተንቦጫ ተንቦጫርቀናል፣ ዋኝተናል ማለት እችላለሁ እና ብዙ መዋኘት በደንብ ጎበዝ አይደለሁኝም። እንዲሁ እሞክራለሁ ግን መዋኘት ብዙ ብዙ አልችልም እና ነገርም በጣም ብዙ መዋኛዎች ቦታዎች ነበሩን። በጣም ብዙ መዋኛ ስፍራዎች ነበሩን እና መዋኘት የሚችሉ ሰዎች አሉ። ይህንን የሰጣቸው ወይም ደግሞ በልምድ የሚዳበር ነገር ነው ብዬ አስባለሁ መዋኘት። በልምድ የሚዳብር እንደመሆኑ መጠን ደግሞ መዋኘት መልመድ ያስፈልጋል። መዋኘትም በሂደት ነው የሚለመደው እና እና ይሄ መዋኘት በጣም መልመድ የምፈልገው ነገር ነው። በጣም ብዙ ቦታዎች ላይ ደግሞ የተለያዩ መዋኛዎች ይኖራሉ። በተለይ በኢትዮጵያ ውስጥ አሁን የተለያዩ ሪዞርቶች ተፈጥሮሯዊ ሶደሬ ሪዞርት አለ። አንዳንድ ሪዞርቶች አሉ ብዙ መዋኘት የምንችልባቸው በጣም አሪፍ አሪፍ የሆኑ መዋኛ ቦታዎችም ደግሞ ምንዝናናባቸው ቦታዎች ተፈጥረዋል ዛሬ ዛሬ ማለት ነው። እና እነኚህ መዋኛ ቦታዎች ደግሞ በጣም ልዩ የሆነ ነገር አላቸው ማለት ነው። ምክንያቱም ከብዙ ነገር አንፃር ስናይ መዋኛ መዋኛ ቦታዎች መኖራቸው በጣም ጥሩ ነው። እነዚህ መዋኛ ቦታዎች ለህፃናት ልምድ እንዲሆኑ፣ ለአዋቂዎች ደግሞ ራሳቸውን ዘና እንዲሉ ይጠቅማቸዋል። እና ራሳቸውን ዘና ያለ ነገር ለማድረግ ይጠቀማሉ። መዋኘት አንዱ ትልቅ እንትን አለው ማለት ነው ጥቅም አለው። እና በብዙ መልኩ መዋኘት ያስደስታል። መዋኘት ደስ የሚል ነገር አለው። መዋኘት በጣም እንትን የሚሉ ጥሩ ጥሩ የሆነ ነገር ይሰማናል ምዋኘት እንትን ስንል ማለት ነው። እና በጣም በብዙ መልኩ መዋኘት ያደስታል ሰውነታችንንም እንደ ስፖርት ነው በቃ መዋኘት እንደውም አንዳንዴ መዋኘት የሚችሉ ሰዎች ምንድነው ስፖርት አድርገውት በጣም በከፍተኛ ፍጥነት የሚሄዱበት ሁኔታ ለመዋኘት ማለት ነው። እና መዋኘት ትችላለህ ለሚለው ሀሳብ እኔ በስነ ስርዓት መቶ ፐርሰንት እችላለሁ ብዬ ኮንፊደንስ ደግሞ ራስ መታመን የለኝም። እሞክራለሁ የሚለው ግን ይገልጸኛል። እና በጣም ብዙ ሰዎች መዋኘት ይችላሉ በጣም በጥልቀት ባህር ውስጥ ራሱ ሰምጠው ዉሃ ውስጥ መሄድ የሚችሉ ሰዎች አሉ ምንም ሳይወጡ ማለት ነው። እና በጣም ብዙ መዋኘት የሚቻልባቸው ሁኔታዎች አሉ። እነዚህ የምንዋኝባቸው ሁኔታዎች ደግሞ ይለያዩ ይነስና ይብዛ እንጂ በጣም ብዙ መዋኘት የምንችልባቸው ሁኔታዎች አሉ እና መዋኘት በራሱ የራሱ የሆነ ጥቅምም አለው። እና ደግሞ በራሱም አንዳንዴ አደጋ ይኖረዋል። ህፃናቶች ለምሳሌ እዛ ውስጥ ቢገቡ መዋኘት የማይችሉ ህፃናት እዛ ውስጥ ቢገቡ በከፍተኛ ሁኔታ እስከ ሞት የሚያደርስ ነገር አደጋ ሊገጥማቸው ይችላል ማለት ነው ምክንያቱም ለመዋኘት መጀመሪያ መቻል አለብን፤ እድሜም ደግሞ ይወስድነዋል። እና እንደዛ ስለሆነ በተቻለ አቅም ጥንቃቄ ብናደርግ አሪፍ ነው የሚለው ነገር ማንሳት እፈልጋለሁ። እንኳን ህፃናት ይቅርና ትልልቅ ሰዎች ራሱ መዋኘት የማይችሉ ከሆነ ትልቅ ባህር ውስጥ ወይም ደግሞ ትልልቅ ገንዳ ውስጥ ብንጨምራቸው ለተለያየ አደጋ እስከሞት የሚደርስ አደጋ ሊደርስባቸው ይችላል ማለት ነው። ምክንያቱም ይሰምጣሉ አይችሉም በቃ መዋኘት ካልቻሉ መስመጥ ያለነው እና ካልተቻለ መስመጥ ያለ ነው። ስለዚህ መንሳፋፍ የማይቻል ከሆነ መስመጥ የማይቀር ከሆነ መንሳፈፍ መቻል አለብን ማለት ነው። ውሃ ውስጥ ወይም ደግሞ ባህር ውስጥ ገብተን ለመዋኘት ወይም ደግሞ ትልቅ የመዋኛ ገንዳ ውስጥ ገብተን ለመዋኘት ማለት ነው እና ያው ብዙ ሰዎች ቅድም እንዳነሳሁት ስራ አድርገውት ገንዘብ የሰሩበት ያሉ ሰዎች አሉ። አንዳንዶች ደግሞ ለመዝናኛነት የሚጠቀሙበት ሰዎች አሉ ዘና ዘና አእምሯቸውን ዘና የሚያደርጉ ጡንቻቸው የሚያያነቃቁ እንቅስቃሴ የሚያደርጉ በቃ ዘና የሚሉ ሰዎች እንዳሉ እናውቃለን። እና በብዙ መልኩ የተለያዩ መዋኘት የምንችልባቸው ሁኔታዎች አሉ። እኔም መዋኘት እችላለሁ የሚለውን ነገር አልችልም የሚለውን ነገር እያነሳው ቢሆንም፤ ነገር ግን በሂደት እሞክራለሁ አሁን ደግሞ እሞክራለሁ ከዛ ግን በሂደት መዋኘት የምችልባቸው አጋጣሚዎች ካሉ እርግጠኛ ነኝ መልመድ እንደምችል ይሰማኛል። እና በጣም ብዙ ሪዞርቶች አሁን እየተገነቡ ያሉ አሉ አንዳንድ የውሃ ፓርኮች አሉ። እነኚህ የውሃ ፓርኮች ደግሞ ከፍተኛ የሆነ ግልጋሎት እየሰጡን ይገኛሉ እነኚህን የውሃ ፓርኮች ደግሞ ለተለያዩ ለመዋኛነት የምንጠቀምባቸው ናቸው እና በአግባቡ መዋኘት የምንችል ከሆነ ራሳችን አደጋ ላይ ሳንጥል ማዋኘት የምንችል ከሆነ ውጤታማ ማንሆንበት ምንም ጥቅም ምንም ነገር የለም ማለት ነው። እንደ አጠቃላይ ግን ማዋኘት ከስፖርት አንዱ ነው የሚለውን ነገር ማንሳት እፈልጋለሁ አጽኖት መስጠት እፈልጋለሁ።

የምትወደው አታክልት ምንድነው? የሚል ነገር አለ ያው አታክልት የምንላቸው የተለያዩ ነገሮችን መጥቀስ እንችላለን። ከአታክልት ከቃሪያ ከቲማቲም ከጉመን ከጎስጣ ከሰላጣ ከጥቅል ጎመን ከድንች ከካሮት ከቀይ ስር በጣም ብዙ አታክልቶች አሉ እና እኛ አታክልቶች በጣም ሰፊ ናቸው በጣም ብዙ ናቸው። እና ገኔ ውስጥ ደግሞ የምንወዳቸውን አንዳንድ አታክልቶችን እናነሳለን አሪፍ ቆይታ ይኖረናል። እና በዚህ ርዕስ ዙሪያ በጣም የምንወዳቸውን የምወዳቸውን አታክልቶች ሀሳብ እሰጣለሁና እነኚህ የምንወዳቸው አታክልቶች ደግሞ በጣም በብዙ መልኩ ጥቅም ላይ የሚሰጡን ናቸውና። የምትወደው አታክልት ምንድነው የሚለው? በጣም የምወዳቸው አታክልቶች አሉ እነዚህ የምወዳቸው አታክልቶች ምንድን ናቸው? ለምሳሌ ከምወዷት አታክልቶች ውስጥ አንዱ የጥቅል ጎመን አታክልት በጣም እወዳለሁ። የጎመን ጥቁር ጎመን የሀገሻ ጎመን የሚባል አለ ከእነሱ ውስጥም በጣም እወዳለሁ እነኛ አታክልቶች በጣም በውስጣቸው ያለ ንጥረ ነገር አለ ለምሳሌ ደም እንዲረጋ የሚያደርግ ለምሳሌ ጥቁር ጥቅል ጉመን ብናነሳ ሰውነታችን ድርቀት የሚኖረው ከሆነ የሆድ ድርቀት የሚኖር ከሆነ ይህን የሆድ ድርቀት ለመከላከል ከፍተኛ ሁኔታ የምንጠቀመው አይኔነት ምግብ አይነት ነው። እና በጣም አሪፍ አሪፍ ምላቸው የምወዳቸው ምግቦች አሉ እና እነዚህ ምግቦች በአግባቡ ብንጠቀምባቸው በአግባቡ እንትን ብንል ውጤታማ ማንሆንበት ምንም አይነት ምክንያት የለም የሚለው ነገር ማንሳት እፈልጋለሁ። እና የምትወደው አታክልት ምንድነው ካልከኝ የምወዳቸው የሆኑ አታክልቶች ይኖራሉ። እነኛ አታክልቶች በብዙ መልኩ ያው ለሰውነታችን ብዙ ጥቅሜታዎች አላቸው ብዙ የምጠቀምባቸው ነገሮች አሉ ማለት ነው። እና የምወደው አታክልት በጣም ብዙ ነው። ማለት እፈልጋለሁ እና እነኝን አታክልት ደግሞ በአግባቡ ከተጠቀምኩ ያው ውጤታማ ማልሆንበት ምንም አይነት ምክንያት አይኖርም። ሰውነታችን ይገነባል ሰውነታችን የሚገነባው የተለያዩ አታክልቶች በመመገብ ነው ሰውነታችን ብዙ ንጥረ ምግቦች ያስፈልጉታል እና እነኚህን ንጥረ ነገሮች ደግሞ የምናገኘው ከተለያዩ አታክልቶች ከስጋ ተዋጽኦዎች ወይም ደግሞ ከሌሎች ምግቦች ነው። ነገር ግን ከአታክልቶች የምናገኘው የምግብ ጥቅም በጣም ብዙ ነው የሚለውን ነገር ማንሳት እፈልጋለሁ። እና የምትወደው አታክልት ምንድነው ካልከኝ የምወደው አታክልት አሁን እያነሳሁልህ ነበር ከጥቅል ጎመን ጀምሮ እስከ ድንች የምንላቸው ቲማቲ የምንላቸው ነገሮች በጣም እወዳለሁ እና ቲማቲን በተለይ በጣም የምወደው የምግብ አይነት ነው። በጣም በብዙ መልኩ አዘጋጅተን ቤት ውስጥ ልንመገበው እንችላለን። እና ቲማቲም በጣም ለቲማቲም በጣም ልዩ የሆነ ፍቅር አለኝ። ቲማቲም በጣም እወዳለሁ የሚለው ነገር ማንሳት እፈልጋለሁ እና ቲማቲምን ቤት ውስጥ ሰርተን ብንመገብ በጣም አሪፍ ነው እና ጥሩ ነገር አለው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ቲማቲም በብዙ መልኩ የምንጠቀመው አታክልት እና የምወደው አታክልት ነው። ሌሎችም አሉ ካሮት ጣፋጭ ናቸው ለምሳሌ ካሮትን ብናነሳ ለአይን ጥራት እንደሚጠቅም እናውቃለን እና ያው ካሮት በጣም አሪፍ የሆነ የምግብ አይነት ነው ማለት ነው። እና በብዙ መልኩ እንጠቀማለን አሁን ካሮት በምግባችን ውስጥ ስንሰራ ካሮትም በሚገባ ነው የምንጠቀመው ካሮትን ተጠቅመን በጣም ምንሰራችሁ አሪፍ አሪፍ ምግቦች ይኖራሉ እነኝህ ካሮት በብዙ መልኩ ይጠቅመናል የሚለውን ነገር ማንሳት እፈልጋለሁ ማለት ነው። በሌላ አንፃር እና ካሮት ለምሳሌ እንደ ካሮት ምናምን በብዙ መልኩ እንጠቀማለን እና ሌሎችም የምግብ አትክልት አይነቶች አሉ። እነ ድንች እነ ቆስጠን እንጠቀማለን በጣም ብዙ ጣፋጭ የሆኖ ያአታክልት ውጤቶች አሉ እነኝን የአታክልት ውጤቶች በመመገብ ጤናችንን መጠበቅ እንችላለን። ያው አንድ አይነት ነገር ብቻ ከመብላት የተለያዩ የአታክል ውጤቶችን መመገብ ከቻልን እንዲሁም ደግሞ የምንመገብ ከሆነ የምንወዳቸውን ለይተን የምንጠቀም ከሆነ ውጤታማ መሆን እንችላለን ማለት ነው። እና ምንበለው ምግብ በጣም ደስተኛ እንሆናለን እና በብዙ መልኩ የምትወደው የምትወደው አታክልት እነኝ ናቸው ማለት እፈልጋለሁ። እና የምወደው አታክልት አንዱ እነኚህ አሁን ያነሳኋቸው የካሮቲ የቀይ ስር ቀይ ስርም ለምሳሌ በጣም እወዳለሁ እኔ ብዙ ጊዜ ቀይ ስር በጣም የምወደው የምግብ አይነት ነው። የምለውንም ነገር ማንሳት እፈልጋለሁ እና መቶ ጊዜ ቀይ ስር የምጠቀምበት ሁኔታ አለ። እና ቀይ ስር በጣም ጠቃሚ የሆነ የምግብ አይነት ነው። ቀይ ስርን በብዙ መልኩ ልጠቀም እንችላለን ይሄ ቀይ ስር አይነት

በየትኛው እጅህ ትጽፋለህ የሚል ነገር አለ ያው በተለያየ እጃችን እምንጽሐፍበት ሁኔታ አለ ምንድነው? እንደ ልምዳችን እንደ እድገታችን ይወሰናል እንደዚህ በየትኛው እየተጻፈ የሚለው ጥያቄ ያው የተለያየ የምንወስዳቸው ነገሮች ይኖራሉ የምንወዳቸው ልምዶች ያደረግናቸው ከልጅም እስካሁን ድረስ እውቀት አድርገን እያሳደግን የመጣናቸው ነገሮች አሉ። እና በየትኛው እጃችን እንደምንጽፍ አብዛኛው ሰው የሚጽፈው ያው እንደሚታወቀው በቀኝ እጁ ነው በቀኝ እጅ አብዛኞቻችን እንጽፋለን። ልምድም ብለን ያዳበረን ነገር ቢኖር የቀኝ እጅ ላይ በሚገባ እንሰራለን እና እኔ አሁን በቀኝ እጄ መጻፍ በሙሉ የሚችለው በሙሉ እችላለሁ ብዬ አስባለሁ በቀኝ እጄ በሚገባ ነው ምጽፈው በሚገባ መጻፍ እችላለሁ። መጻፍ ያለብኝ ነገር በሙሉ ካለ በቀኝ እጄ መጻፍ እችላለሁ። አቅሙም አለኝ ችሎታውም አለኝ እና ቀኝ እጄን በደንብ አሰልጥኜዋለሁ ብዬ አስባለሁ ማንኛውንም ነገር ለመጻፍ በጣም በቀላሉ ነው የምጽፈው በጣም በቀላሉ ነው የምሰራው በጣም በቀላሉ በቅልጥፍና ነው በቀኝ እጄን የምጠቀምበት ማለት ነው። እና በቀኝ እጄ መጻፍ በሚገባ እችላለሁ የሚለውን ነገር ማንሳት እፈልጋለሁ ምክንያቱም ቀኝ እጃችን ላይ በደንብ ከሰራን ያው ለውጥ አናመጣለት እንችላለን ስለዚህ ቀኝ እጅ በጣም እችላለሁ ማለት ነው። እንደዛውም ደግሞ እኔ ያው ከልጅነቴ ጀምሮ በቀኝ እጄ ስለጀመርኩ ነው እንጂ ከህፃንነት ጀምሮ ነው። መቼም ያው ስንማር ምንጽፈው በልጅነታችን ከዜሮ ክፍል ጀምረን በቃ ቤት ውስጥ ጀምረን እንሞነጭራለን እንጽፋለን እንጽፋለን ፊደሎችን ለማስመሰል እንሞክራለን እንጥራለን እናወለጋግዳለን እናበላሻለን እናስተካክላለን እናርማለን። እንደዛውም ደግሞ የሚወድቁ ይኖራሉ እንደዛውም እናስተካክላለን የሚበላሽ ይኖራል እነኛን እያስተካከልን እያረምን እየጣልን እየወደቅን እየተነሳን ነው የምንሄደው። እንደሚታወቀው እና በብዙ መልኩ ስናየው እነኚህ ነገሮች በጣም ብዙ ነገሮችን ማንሳት እንችላለን ስለዚህ አሁን ስላነሳሁት ሀሳብ ማለት ነው እና እነኚህን ነገሮች ደግሞ ማሳደግ ከቻልን ማብቃት ከቻልን በጣም የተሻለ እድገት ይኖራል የሚለውን ነገር ማንሳት እፈልጋለሁ። እና እነኚህን እድገቶች ደግሞ ማምጣጥ የምቻለው በጥረት ነው። እና ከዛ በልጅነታችን እንደዛ እየሞነጨን እያበላሸን እያወለጋገድን በእጃችን ለመጻፍ እንሞክራለን እና አንዳንዶች በቀኝ እጃቸው ጎበዞች ሲሆኑ እኔም ያኔ ስሞነጭ ሳበላሽ የነበረው በቀኝ እጄ ነበረ ከዛ እያልኩ እያሻሻልኩ ከዛ እያልኩ እያሻሻልኩ እያሻሻልኩ እያሻሻልኩ ያው መቼም እድገት በአንዴ የሚመጣ ነገር አይደለም። አንድ ሌት ሁሉ በአንድ ቀን አይሄድም እደመጀመሪያ ያው ይወለዳል ከዛ ዳዴ ይላል ከዛ ጋር ቆሞ ለመሄድ ይሞክራል ይንገዳገዳል ከዛ በኋላ እየተንገዳገደ ይሄዳል እንደዛ እንትን እያለ እየታገለ የሚሄድበት ሁኔታ አለ። እና በጣም በብዙ መልኩ እንትን የሚልበት ሁኔታ አለ እና በህይወት የሚጥርበት ሁኔታ አለ እነዚህን ህይወቱን ለማዳን የሚታገልበት ሁኔታ አለ። ከዛ ደግሞ መንገዳገድ ይጀምራል እና እንደዛ እያለ ነው ከዛ ቆሞ መሄድ ይጀምራል እንደዛ እያለ ነው ጽሁፍም ስንጽፍ ያደግነው ማለት ነው። መጀመሪያ እንሞጫጭራለን ዝምብለን ምንም ትርጉም የሌለው ነገር እ እ እ እንሞነጭራለን። ከዛ እያለ ደግሞ ትንሽ የሆነ ወደ ምመስለው ፊደል እንሄዳለን ከዛ እቺን ወደምመስለው ፊደል እየጻፍኩኝ እያደኩኝ የሄድኩበት ሁኔታ ነው ያለው። ከዛ እየገልኩ እያልኩ በጣም አደኩኝ በደንብ ቻልኩበት ማለት ይቻላል። በቃ አንድ ሰው አድጎ መሄድ እንደሚችለው ሁሉ እኔም በዛ ነገር ላይ እንትን አልኩኝ ተለማመድኩኝ ከዛ በኋላ የቻልኩበት ሁኔታ አለ እና በቀኝ እጄ በሚገባ ነው የምጽፈው የሚለውን ነገር ማንሳት እፈልጋለሁ። አንዳንዶች ደግሞ በግራ እጃቸው ነው ጎበዝ የሚሆኑት ሰው እንደየ መልኩ ይለያያል እና እንደየ ፍላጎት ይለያያል። ግራጃቸውን በደንብ የሚጠቀሙ አሉ እንደ ቀኝ እጃቸው ግራ እጃቸው የሚጽፉ አሪፍ ጽሁፍ የሚጽፉ ሰዎች አሉ። እና እነኚህ ግራ ጃቸው የሚጠቀሙ ሰዎች ደግሞ በጣም በብዙ መልኩ የሚጠቀሙት ግራ እጃቸውን ነው በብዙ መልክ የግራ እጃቸውን አሰልጥነዋል እና በሚችሉት ነገር ሁሉ ግራ እጃቸውን ይጠቀማሉ ማለት ነው። እነዚህ ሰዎች እና በብዙ መልክ ግራጁን የሚጠቀም ሰው እንዳለ ማንሳት እፈልጋለሁ ማለት ነው። እና ያው እንደ ሰው ይለያያል የሚለውን ነገር ግን አጽንኦት መጽሐፍ ያስፈልጋል ያው ቀኝ እጃቸውን የሚጠቀሙ ሰዎች በጣም ብዙ ሰዎች ኖራሉ በዛው መልኩ ደግሞ ግራ እጃቸውን የሚጠቀሙ ሰዎች አሉ ማለት ነው። እና ግራ እጃቸውን በሚገባ ተጠቅመው የሚጽፉ ሰዎች አሉ እነኚህ ግራ እጃቸውን ተጠቅመው የሚጽፉ ሰዎችም እደዛው እንዳነሳሁት ሂደት ነው። መቼም አድገው ነው እንትን የሚሉት እና የተሻለ ነገር የሚሰሩት እና ከዛ ከዛ አንፃር ስናየው በጣም ብዙ ነገሮች አሉ ማለት ነው። እና እነዚህን ነገሮች ማሳደግ ይችላሉ በሂደት የሚያድግ ነገር ነው ጽሁፍ በአንዴ ተነስተን የሚያድግ ነገር አይደለም። ስለዚህ በሂደት እያሳደግን እያበቃን እያሻሻልን የምንሄደው ነገር እንደመሆኑ መጠን በብዙ መልኩ እምናሳድጋቸው ጽሁፎች ይኖራሉ። እምናሳድጋቸው የእጅ እጽፋለሁ ማለት ነው ብዙ የእጅ ጽሁፎችን አሳድጌ ዛሬ ላይ በሚገባ በደንብ የእጅ መጻፍ እችላለሁ። የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ የእጅ ጽሁፍን እጽፋለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እንደአጠቃላይ እና በብዙመልክ እምጽፋቸው የእጅ ጽሁፎች አሉ የሚለውን ነገር

ሙዚቃ ተሰማለህ ወይ? የሚል ሀሳብ አለ አዎ ሙዚቃ በመስመር ላይ ትሰማለህ የሚል ነገር አለ። ሙዚቃ በጣም እሰማለሁ በጣም ደስ የሚለኝ ነገር ቢኖር ሙዚቃ ነው ሙዚቃ በጣም በብዙ መልኩ እወዳለሁ። ሙዚቃ በጣም አዳምጣለሁ በጣም አዳማጭ ከሚባሉ ሰዎች ውስጥ አንዱ ነኝ እና በጣም ሙዚቃ እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። እና ሙዚቃ በጣም ነው የምከታተለው በጣም ነው የማዳምጠው በብዙ መልክ የተለያዩ ሙዚቃዎችን እሰማለሁ እነኚህ ሙዚቃዎች ደግሞ በጣም ደስ ይሉኛል። በጣም የምወዳቸው አሪፍ አሪፍ የሆኑ ሙዚቃዎች አሉ እነዚህ ሙዚቃዎች በጣም ነው የማዳምጣቸው በጣም ነው የምወዳቸው። በተለይ በጣም አሪፍ ግጥም ካለው ግጥሙ እኔን የሚገዛኝ ከሆነ ሀሳቡ በጣም አሪፍ ከሆነ እና በጣም በጣም ሀሳቡ ጥሩ የሚሆን ከሆነ በጣም ነው የማዳምጠው ሙዚቃ የሚለውን ነገር ማንሳት እፈልጋለሁ ምክንያቱም ሙዚቃ ብዙ መልክ የምናዳምጥበት ሁኔታ አለ። ሙዚቃ እንደዚህ በቀላል ነገር አይደለም በጣም እኛ በጣም የምናዳምጠው እኛ ሀሳባችን ሊገዛ የሚትችል በደስታም በሀዘንም ጊዜ በተለይ በደስታ ጊዜ ሙዚቃ በጣም አስፈላጊ ነገር ነው። ለምሳሌ የሰርግ ጊዜ ብምናነሳ የሰርግ ጊዜ ለምሳሌ ሙዚቃ ባይኖር ምን አይነት የሰርግ ቤት ሊሆን የሚችል ማሰብ ቀላል ነው። እና ለምሳሌ ሰርግ ባለበት ጊዜ በጣም ሙዚቃ አሪፍ ነው የምለውን ነገር ማንሳት እፈልጋለሁ። እና በጣም ሙዚቃ ባይኖር ኖሮ እቤቱ አይደምቅም እቤቱ ደስ የሚል ድባብ አይኖረውም የሰርግ ድባብ አይኖረውም ነበር። ነገር ግን ሙዚቃ በመኖሩ በጣም አሪፍ አሪፍ ሙዚቃ በመኖሩ ያንን የሰርግ ድባብ ማምጣት እንችላለን ደስ የሚል ድባብ ማምጣት እና እንትን ማለት እንችላለን ማለት ነው። እና በጣም በብዙ መልኩ እነኚህን ነገሮች ማምጣት ማምጣት እና መለወጥ እንችላለን የሚለውን ነገር አጽኖት መስጠት እፈልጋለሁ እና በጣም ብዙ ሙዚቃዎች አሉ። እንደምናውቀው ደግሞ በጣም ብዙ ደስ የሚሉ ሙዚቃዎች አሉ እነኚህ ሙዚቃዎች ደግሞ ወደ መሬት አውርደን ከሰራንባቸው በጣም ውጤታማ የምንሆንበት ሁኔታ አለ። እና ሙዚቃ እንደ አገር በጣም ብዙ ጠቀሚታዎች አሉት ማዝናናት ብቻ ሳይሆን ቁም ነገር መስጠት የሚችል ሙዚቃዎችን የተሰሩ ያለበት ሁኔታ አለ እነኚህ ቁም ነገር የሚሰጡ ሙዚቃዎች ደግሞ በጣም በብዙ መልኩ እኛን ይቀርጹናል እኛን ያሳድጉናል ማለት ነው። እና በጣም በብዙ መልኩ እኛ ሙዚቃ በቃ ሁሉ ነገር ይጠቅመናል ብዬ አስባለሁ እና ሙዚቃን በአግባቡ ብንጠቀምበት ውጤታማ እንሆናለን የሚለውን ነገር ማንሳት እፈልጋለሁ። እና ሙዚቃን በመስመር ላይ በጣም አዳምጣለሁ በጣም እወዳለሁ የሚለውን ነገር ማንሳት እፈልጋለሁ ሙዚቃ በጣም በብዙ ሰዎች የሚወደድ ነገር ነው። ሙዚቃ የተለያዩ የሀገሪቷ ክፍሎች የምንወደው የሙዚቃ አይነቶች አሉ የተለያዩ ሙዚቃ ማቀናበሪያ ነገሮች አሉ እነኚህ ከትንሽ ማቀናበሪያ ከሳክፎን ከምላቸው ከዋሽንት ከምላቸው ነገሮች ጀምሮ በጣም ብዙ ብዙ የሙዚቃ ማቀናበሪያዎች ይኖራሉ። እና እነኚህ ማቀናበሪያዎች አንድ ላይ ተደማመረው በጣም የሚገርም የሆነ የድምፁ የተዋጀ ሙዚቃ የሚያወጡበት ሁኔታ አለ። ሙዚቃ ለጆሮ ጆሮ የሚስማማ እና ብዙ ቁም ነገር እንይዝበት የምንችል እንዲሁ ደግሞ ልንጨፍርበት ልንደሰትበት የምንችል ነገር ነው ብዬ አስባለሁ። ሙዚቃ ማለት ነው እና በጣም እኔ ሙዚቃ አዳምጣለሁ ከሚባሉ ሰዎች ውስጥ አንዱ ነኝ እና ሙዚቃ በጣም አዳምጣለሁ በጣም ብዙ ሙዚቃውችን የመስማት እድሉም አለኝ። በጣም የማዳምጣቸው ሙዚቃዎች የፍቅር የደስታ የስኬት በቃ ሁሉ ነገር የሚያበረታቱ አይነት ሙዚቃዎችን በሚገባ አዳምጣለሁ እና እነኚህ ሙዚቃዎች ደግሞ በአሪፍ ሁኔታ ቀስ እያልኩኝ ነው የማዳምጠው እና ሙዚቃዎች በብዙ መልኩ አዳምጣለሁ የሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልክ ማዳምጣቸው ሙዚቃዎች ደግሞ የተሻለ እኔን የሚያስደስቱ የሆኑ ሙዚቃዎችን እጠቀማለሁ ማለት ነው። በብዙ አንፃር ሳየው እና እነኚህን ነገሮች በመጠቀሙ ሙዚቃን በሙዚቃ ደስ የሚል ጊዜ ማሳለፍ እንችላለን የሚለውን ነገር ማንሳት እፈልጋለሁ። ሙዚቃ በብዙ አንፃር ስናየው የሚያስደስት ነገርም አለው እና ሙዚቃ መዝናኛ ነው ሙዚቃ ቁም ነገርን አስተላልኢ ነው ሙዚቃ ለጦርነት ጊዜ ራሱ እንደሚጠቅም እናውቃለን። እና ሙዚቃ የጦርነት ራሱ የሚኖር ጊዜ ጦርነት እንትን በሚል ጊዜ ራሱ ሙዚቃን መጠቀም በመጠቀም ጊዜያችንን መግዛት እንችላለን እንደዚህ አይነት ማነሳሳት ራሱ ጊዜ ይጠቅመናል። እና ሙዚቃ ለሚወደው ሰው በጣም ብዙ መሰረት የሚጥል ነገር ነው ብዬ አስባለሁ። ሙዚቃ በጣም ብዙ ጠቀሜታዎች አሉት ከዚህ እስከዚህ የማንላቸው ቁጥሩ የማያልቅ ጥቅሞች አሉት የሚለውን ነገር ማንሳት እፈልጋለሁ። ሙዚቃ እና በጣም ሙዚቃ እሰማለሁ አዳምጣለሁ በጣም እዝናናለሁ ሙዚቃ ጨፍራለሁ የሚለውን ነገር ማሳት እፈልጋለሁ። ሙዚቃ ከምንም ነገር በላይ ያስደስታል እና የሚያስደስት ነገር ነው እንደ ሰው ቢለያይም እኔ በጣም ያስደስተኛል በጣም የሚያድናናኝ ነገር ቢኖር አንዱ ሙዚቃ ነው። ሙዚቃ በብዙ መልኩ የምወደው ነገር ነው ማለት ነው። እንደ አጠቃላይ እና ሙዚቃን በሚገባ ነው ማዳምጠው በሚገባ ነው የምትደሰትበት የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ሙዚቃ የምትደሰት ሰዎች እንዳለን አጸኖት መስጠት እፈልጋለሁ። እና ሙዚቃ ማዳመጥ ያው እንደ ሰው ፍላጎት የሚለያይም እኔም ከእነኛ ሰዎች ውስጥ በብዙ ጋር

ቀጣይስ ደግሞ ቤትህን እንዴት ታስውባለህ? እሚል ነገር አለ ያው ቤቴን አማስውበው የተለያዩ ነገሮችን በጠቀም ቤቴን አስውባለሁ። እሱም ደግሞ የመጀመሪያው ቤትን ለማስዋብ እምንጠቀመው ነገር ምንድነው? ንጽህና መጠበቅ ነው ንጽህናችን ስንጠብቅ ቤታችን እናስውባለን። ቤታችንን ጽድት እናደርጋለን ማለት ነው እና የመጀመሪያው ነገር ከምንም ነገር በፊት የቤትን ነፅህና መጠበቅ ለማስዋብ ወሳኙና ቅድሚያ እምንሰጠው ነገር ነው ብዬ አስባለሁ። እና ለማስዋብ መጀመሪያ እምጠቀመው ቤቴን ንጽህና እጠብቃለሁ ከዛ የቆሸሹ እቃዎች ካሉ እነኚህ የቆሸሹ እቃዎች መታጠብ ካለባቸው ወይ ደግሞ ምግብ ሰርቼ ያልታጠቡ እቃዎች ካሉ እነኚህን እቃዎች አጥባለሁ ከዛ በኋላ መግቤን እሰራለሁ። ከዛ በኋላ አሪፍ ሁኔታ መግቢን ከሰራሁ በኋላ ቤቴን ጽድት አድርጌ አጸዳለሁ። ከዛ በኋላ ፈታ ብዬ እንትን እላለው ማለት ነው ቤቴን አሰማምራለሁ። ከዛ የተዘረከረኩ ልብሶች ካሉ አጣጥፋለሁ የተዘረከረከ መኝታ ካለ አስተካክላለሁ የተዝረከረከ የተለያዩ ነገሮች ካሉ እነኚህን ነገሮች አስተካክላለሁ ማለት ነው። ምንጣፎች የተዘርከረኩ ነገሮች ከሆኑ እነኚህን ምንጣፎች አስተካክላለሁ አጸዳለሁ መፅዳት ያለበት ነገር ካለ በሙሉ አጸዳለሁ ማለት ነው። እና በብዙ መልኩ ቤቴን ለማስተካከል እንትን እላለሁ ማለት ነው አልቦዝንም። እና ማስተካከል ያሉብኝን ነገሮች ጽዳት መጠበቅ ካለብኝ ፅዳቱን እጠብቃለሁ ማሳመር ካለብኝ አሳምራለሁ እያንዳንዱ ነገር ጽድት አደርጋለሁ ማለት ነው። እና ከዛ በኋላ ያው ጥሩ መዓዛ እንዲኖረው የተለያዩ ሽቶዎችን ልጠቀም እችላለህ ወይ ደግሞ የተለያዩ ዶድራንት ልጠቀም እችላለሁ። ጥሩ ሽታ ያለው ቤት ያው ገና ስንገባ ያውዳልና ከዛ ከዛ አንፃር እነኚህን ነገሮች እጠቀማለሁ ከዛም እሚያምር የሆነ አካባቢ እፈጥራለሁ ማለት ነው። እና ለቤቴ ግርዶሽ እሚያስፈልገኝ ከሆነ ግርዶሽ አሪፍ አድርጌ እጋርዳለሁ ከዛ በኋላ እሚያስፈልጉ ነገሮች መጠበቂያዎች ካሉ እነኚህ ነው መጠበቂያዎች በአቅባቡ እጠቀማለሁ ከዛ እያንዳንዱን እቃ በየቦታው ቦታው ቦታውን አስይዛለሁ። እና አልጋዬ ካልተነጠፈ እነጥፋለሁ አንሶላ ጨርቄ ከቆሸ አንሶላዬን አጥባለሁ ማጠብ ያለብኝ ነገሮች ካሉ ምግብ የምሰራ ከሆነ ምግቤን እሰራለሁ ማጽዳት ያለብኝ ነገር ሙሉ ቤቴን ጽድት አድርጌ ነው የሚይዘው ማለት ነው። ምክንያቱም ቆሻሻ መኖር የለበትም ቤቴ ውስጥ ስለዚህ በጣም አሪፍ አድርጌ ፉዋ አድርጌ ነው ቤቴን የምይዘው። ከዛ በኋላ ማከናወን ያሉብኝ ተግባራቶች ካሉ እነኛን ተግባራቶች አከናውናለሁ መስራት ያለብኝን ስራ በሚገባ እሰራለሁ። በኋላ በተረጋጋ ሁኔታ ጽድት ብዬ ቤቴ ውስጥ እኖራለሁ ማለት ነው። እና የተለያዩ ኮርኒሱ ላይ ሸረሪት ድር ካለ ሸረሪት ድሩን አነሳለሁ አቧራ የሚገባ ከሆነ ግርዶሽ ጋርዳለሁ። በቃ ማስዋብ ያለብኝ ነገሮች መብራት ጨለማ የሚሆን እኮ ነው መብራቴን አበራለሁ እነዚህ ዲም ላይት የምንላቸው ብልጭ ድርግም ነገሮች መጠቀም ቤቴን አሳምራለሁ ማለት ነው። አስውባለሁ እና ሌላ ደግሞ አስፈላጊ ከሆነ ዲኮር የሚያስፈልገው ከሆነ የማስዋቢያ አይነት እንትኑ የሚያስፈልገው ከሆነ ደግሞ እነሱን አመጣና በእያንዳንዱ ቦታ አድርጌ አሳምረዋለሁ ማለት ነው። እና ያኔ በቃ ማራኪና የሚያምር አይነት ቤት ይሆናል ያኔ ደግሞ ሁሉ የምፈልገው ነገር አመጣለሁ ማለት ነው። እዛ ነገር ውስጥ ከዛ በኋላ ያንን ቤት አሪፍ አድርጌ አሳምረዋለሁ። ከዛ በኋላ ንጽህናው በተለይ ንጽህና ላይ በጣም ትኩረት እሰጣለሁ። ምክንያቱም እቃው ቤቱ ንፁህና ከሌለው ምንም እንትን ማለት አንችልም የምንፈልገውን ነገር በዛ ንጽህና መጠቀም አንችልም ስለዚህ ንጽህና ቅድሚያ የምሰጠው ነገር ነው ማለት ነው። ንጽህናውን እጠብቃለሁ እነዚህ ነገሮች ካደረኩ በኋላ ቤቴን አስውባለሁ። ማስዋብ ቆሻሻ ነገር ካሉ እንዳለ አወጣለሁ ማለት ነው እና ያንኑ ነገር በንጽህና ነው የሚይዘው ማለት ነው። እና ከዛ በኋላ ማስዋብ ያሉብኝ ነገሮችን በሙሉ አስተካክላለሁ የሚለውን ነገር ማንሳት እፈልጋለሁ እና እነዚህ የተዋቡ ቤቶች ጥቅማቸው ምንድነው የሚለውን ነገር ስናነሳ በብዙ መልክ ይጠቅሙናል። ማለት የሚያምር ቤት ውስጥ ማንም መግባት የማይፈልግ ሰው የለም እኔም የሚያምርና ንጽህናው የጠበቀ ቤት ውስጥ መግባት እፈልጋለሁ ከዛ እዛ ቤት ውስጥ ገብቼ ደግሞ መስራት የሚፈልጋቸው ስራዎች ይኖራሉ እነኛን ስራዎች እሰራለሁ። መጠበቂያዎች ካሉ እነኚያኑ መጠበቂያዎች በአግባቡ እጠቀማለሁ ከዛ እያንዳንዱን እቃ በየቦታው ቦታ ቦታውን አስይዛለሁ እና አልጋዬ ካልተነጠፈ እነጥፋለሁ አንሶ ላይ ጨርቄ ከቆሸ አንሶላዬን አጥባለሁ ማጣብ ያለብኝ ነገር ብዬ ካሉ አሳምሬ እዛ ጽድት ያለ ቤት ውስጥ እገባለሁ ማለት ነው። እና ከዛ በኋላ ፈታ ዘና ብዬ ነው የምኖረው የሚለውን ነገር ማንሳት እፈልጋለሁ። እና ቤቴን በሚገባ ነው ንፁህናውን የምጠብቀው ፅዳቱን የምጠብቀው የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና በንጽህና የተያዘ ቤት ደግሞ ያው እንደሚታወቀው ለብዙ ነገር ጥሩ ነው የሚለውን ነገር ማንሳት እፈልጋለሁ። ንጽህናውን የጠበቀ ቤት ያስፈልጋል ለሁላችንም ከዛ በኋላ የሚያምር ቤት ደግሞ ለመግባትም ወይ ደግሞ የምንፈልገውን ነገር ለማከናወንም በጣም ጠቃሚ ነው። የሚለው ነገር አጽኖት መስጠት እፈልጋለሁ። እና በተቻለ አቅም ውብ የሆነ አካባቢ መፍጠር ያስፈልጋል ንጽህና ያለው አካባቢ መፍጠር ያስፈልጋል የሚያምር ቤት ቢኖረን ደግሞ ተመራጭ ነው። ምክንያቱም እያንዳንዱ ተግባር የምናከናውነው የሚያምር የሚያምር ቤት ውስጥ ነው። እና ስንወጣም ስንገባም ቤታችን ናፍቀን ብንገባ የሚያምር አይነት ቤት ስናደርገው የተሻለ ውበት ይኖረዋል ውበቱ ደግሞ እኛን ይስባል ማለት ነው። እና የምያምር አይነት ነገር ነው በሚያምር ቤት ውስጥ ስንኖር ማለት ነው። እንደ አጠቃላይ

ዝናብ ሲዘንብ ምን ታደርጋለህ የሚል ሀሳብ አለ? ያው ዝናብ ሲዘንብ የተለያዩ ተግባራትን ላከናውን እችላለሁ። ብዙ ጊዜ ዝናብ በሚዘንብበት ሰዓት ያው እንደሚታወቀው ዝናብ ሲዘንብ ቅዝቃዜ ይኖራል። ጋደም ብዬ የተለያዩ ፊልሞችን ላይ እችላለሁ ወይ ደግሞ መጽሐፍ ላነብ እችላለሁ። እና ብዙ ጊዜ ዝናብ ሲዘንብ ምን ታደርጋለህ ለሚለው ሀሳብ ነው የተለያዩ ነገሮችን ነው የማደርገው አንድ ነገር ሳይሆን የተለያየ ነገር ላደርግ እችላለሁ። ምክንያቱም ይኸው ዝናብ በጣም ደስ የሚል ነገር አለው። በርግጥ ገጠር ላይ በምንሆን ጊዜ ዝናብ በሚዘንብ ሰዓት የማደርገው ነገር ቢኖር ምንድነው? እንትን ልል እችላለሁ ወደ መጠለያ ልሆን እችላለሁ ወይ ደግሞ ወደ አታክልት ስር እንዲሄድ ውሃ ቦይ ላወጣ እችላለሁ። ገጠር ላይ እና የተለያየ ዝናብ በሚዘንብበት ከባባድ ዝናብ የሚዘንብ ከሆነ ደግሞ መሬትን የመሸርሸር ሁኔታ ይኖራል መሬትን የመጥረግ ነገር ይኖራል። እና ይሄ ደግሞ መሬት እንዳይጠረግ መሬት እንዳይሸረሸር የምናደርገው ነገር አንዱ ምንድነው ቦዮቹን ማስተካከል ቦይ እርከን መቅደድ ነው። እና ዝናብ ይዘን ቦይን እየቀደደ ማሳ እንትን የሚበላበት ሁኔታ አለ ማሳውን ሲበላ የተዘራውንም ቡቃያ አንድ ላይ ይዞ የሚሄድበት ሁኔት አለ። እና ይሄን ቡቃያውን ይዞ እንዳይሄድ ደግሞ ምናደርግበት ዘዴ የራሱ የሆነ ዘዴ አለው ይሄም ዘዴ ምንድነው? የምናደርገው ያው ዝናቡ ይዘንባል ነገር ግን እኛ የምናደርገው ነገር ቢኖር ዝናቡን ቢዘንብም እኛ በዛ ውስጥ እየሄድን ዝናቡ መሬቱን እንዳይበላ የምናደርግበት ዘዴ አለ እና እሱን ነገር ማንሳት እፈልጋለሁ ማለት ነው። እና ይሄን ነገር በማድረግ ዝናቡ ብዙ ጉዳት እንዳያደርስ አፈር እንዳይበላ የምናደርግበት ሁኔታ አለ ገጠር አካባቢ ላይ ማለት ነው። እና እንደ ብዙ መልኩ እንደዛ ነው የምናደርገው ዝናብ እንትን እንዳይል መሬቱን እንዳይጎዳ የሚደረግበት ሁኔታ አለ። እና ምንድነው ዝናብ ሲዘንብ የምናደርገው ነገር ቢኖር አንዱ እርከን ማስተካከል እጽዋቶችን ውሃ ማጠጣት ሊሆን ይችላል። ዝናብ ይሄድና በተጨማሪ ከፍተኛ ውሃ የሚፈልጉ እጽዋቶች ወይም ደግሞ አታክልቶች ይኖራሉ እነኚህ ነገር ላይ ዝናቡ ሄዶ ጎርፉ ሄዶ እዛ አታክልቶች ላይ እንዲፈስ እና ዝናብ እንዲሆን እናደርጋለን። እና ደግሞ ከፍተኛ የውሃ እጥረት በሚኖርበት አካባቢ ነው ይኖራልና እና ዝናብ በሚዘንብ ሰዓት ውሃ በጃኒካ በሮቶ የሚቀደም የሚደቀንበት ነገር አለ በተለያየ መደቀኛ ነገር ውሃ ማቆሪያ ነገር ውሃውን እናቆራለን ዝናብ ፍጥነት ሁኔታ በሚዘንብ ሰዓት ማለት ነው። እና ዝናቡ በጣም በሚዘንብ ሰዓት ምን ምናደርገው አንዱ ምንድነው ውሃውን ለማቆር መሞከር ነው። ውሃውን ወደ አንድ ቦታ ለመሰብሰብ መሞከርና ውሃውን አንድ ቦታ ስበው በተቻለ አቅም አንዴ እንዲከማች የምናደርግበት ሁኔታ አለ ከዛ በኋላ ነው ለምንፈልገው አላማ እናውለዋለን ማለት ነው። አንዴ ካከማቸነው በኋላ እና ዝናብ ሲዘንብ ምን ታደርጋለህ የሚለው ነገር አንዱ ሀሳብ ከዚህ ጋር ሚያያዝ ነው ማለት ነው። ምክንያቱም የምፈልገው ነገር ውሃውን አንዴ ካጠራቀምነው ነው በኋላ የምፈንልገው ቦታ ላይ እንዲከማች እናደርጋለን ከዛ ከተከማቸ በኋላ ደግሞ በቀላሉ ውሃው እንትን እንዲል እናደርጋለን ማለት ነው ውሃው አንድ ቦታ እንዲፈስ እናደርጋለን እሱን እንዲፈስ ካደረግን በኋላ የተከማቸውን ውሃ ደግሞ ለምንፈልገው አላማ ለቤት መስሪያ ሊሆን ይችላል። ለቤት ውስጥ ምግብ ማብሰያ ሊሆን ይችላል። እቃ ለማጣጣቢያ ሊሆን ይችላል ወይም ደግሞ ለተለያዩ አታክልትና አጽዋት ያቆርነውን ውሃ ሰብስቤ እንደዛ የምናደርግበት ሁኔታ ይኖራል እና በጣም በብዙ መልኩ ዝናብ ሲዘንብ የምናደርጋቸው ድርጊቶች ይኖራሉ። በገጠር ላይ እነኚህን አነሳሁ በጣም በብዙ መልኩ ገጠር ላይ ዝናብ በሚዘንብ ጊዜ ያው በጣም ብዙ ነገሮች ይኖራሉ ከብት ለምሳሌ ፍያል ይኖራል ከብቶች ይኖራሉ ስለዚህ ዝናብ ውስጥ ራሱ እነሱን መጠበቅ ሊኖር ይችላል ማለት ነው። እነሱ ሄደው አዝመራ እንዳያጠፉ ወይ ደግሞ ሌላ ጥፋት እንዳያጠፉ በዛ በጭቃ ውስጥ የሆነ በዛ በእንትን ውስጥ እየተዘዋወርን ከብቶቹን መጠበቅ ከሚሄዱበት ቦታ መከላከል ሊሆን ይችላል የተለያዩ ተግባራቶችን በማከናወን ጊዜአችንን እናተርፋለን እንትን እንላለን ማለት ነው። ጊዜያችንን እንቆጥባለን በተቻለ አቅም ጊዜያችንን በዛ ነገር እናሳልፋለን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መንገድ እነዚህን ነገሮች ማንሳት እንችላለን በብዙ መልኩ እነዚህን ነገሮች ደግሞ ዝናብ በሚዘንብ ጊዜ የምናደርጋቸው ነገሮች ናቸው። እና ከተማ ላይ ስንሆን ምናልባት ዣንጥላችን ይዘን ስራ ከሆንን ከስራ መውጣት ነው ወይ ደግሞ መጠለያ ውስጥ መሆን ነው ወይ ደግሞ ዝናብ በሚዘንብ ብዙጊዜ የምናደርገው ነገር አብዛኛው ነገር ምንድነው? ጥቅልል ብሎ መተኛት የተለመደ ነውና ጥቅልል ወደ ልንተኛ እንችላለን ማለት ነው። ዝናብ በሚዘንብ ጊዜ እነዚህ ነገሮች በቋሚነት የሚታዩ ነገሮች ናቸው ዝናብ በሚዘንብ ጊዜ ወይ ጥቅልል መተኛት ያለ ነገር ነው ወይ ደግሞ የምናደርገው ነገር ምንድነው ወይም ደግሞ በተለያዩ ዝናቡ እስኪያፍ ድረስ የምናደርጋቸው እና ምናከናውናቸው ተግባራት ካሉ እነሱ ተግባራቶች እናከናውናለን ምግብ መስራት ከሆነ እንዲሁ ደግሞ ፊልም ማየት ሊሆን ይችላል። ዝናባችን በሚዘንብበት ጊዜ እነዚህን ነገሮችን ማድረግ ጊዜያችንን ልናሳልፍ እንችላለን ማለት ነው። እና በጣም ብዙ ነገሮች አሉ እነኚህን ብዙ ነገሮች ወደ መሬት ወርደን የምንሰራበት ብዙ ሁኔታዎች አሉ የሚለውን ነገር ማንሳት እፈልጋለሁ። እና ዝናብ ሲዘንብ ምን ታደርጋለህ? መጽሐፍ ላነብ እችላለሁ ፊልም ላይ እችላለሁ። ገጠር ከሆነ ደግሞ ቅድም ያነሳኋቸውን ተግባራቶች አከናውናል

ቀጣይ ሀሳብ ደግሞ ወደ ስራ በሰአቱ ትደርሳለሁ ወይ የሚል ሀሳብ ነው ቀጣይ የምናነሳው ማለት ነው። እና ወደ ስራ በተለያየ ሰዓት ነው የምንደርሰው ያው እንደሚታወቀው ወደ ስራ የምንገባበት ሰዓት እንደየ መስሪያ ቤቱ እንደየምንሰራበት ተቋም ይለያያል ነገር ግን ወደ መስሪያ ቤቱ ለምሳሌ ነው አሁን አንድ የምሰራበት የመንግስት ተቋም ነው። እንዴ ተቋም ውስጥ ደግሞ በቻልኩ አቅም ሰአቴን ጠብቄ በሰአቱ ነው መግባት የምፈልገው እና በሰአቱ ወደ ስራ በሰአቱ እደርሳለሁ። አብዛኛው ጊዜ እደርሳለሁ ብዬ ነው የማስበው በተቻለኝ አቅም ሰዓት ትንሽ ገፋ ላደርግ እችላለሁ ግን እንደ ምንም ተራምጄም ፈጠን ብዬ በሰአቱ እደርሳለሁ የሚለው ነገር ማንሳት እፈልጋለሁ ማርፈድ አልፈልግም። በጉዞ አረፍጄም ያለፈኝ ጊዜ ትዝ አይለኝም በቻልኩ አቅም የሚያረፍድበት ሁኔታ ካለ ካለ በቃ እንትን ለሆነ ምክንያት ከሌለ በስተቀር ወደ ስራዬ የምገባበት ሁኔታ አለ። እና በጣም ብዙ ጊዜ በሚባል መልኩ ወደ ስራዬ ይገባሉ ስራ ገብቼ የምሰራቸው በጣም ስራዎች ይኖራሉ። እና ስራዬን በአግባቡ ለመስራት ደግሞ ወደ ስራዬ በአግባቡ በፍጥነት መድረስ እፈልጋለሁና እደርሳለሁና ብዙ ጊዜ ወደ ስራ የምገባበት ሰዓት ደግሞ ራሴን አነቃቅቼ ራሴን ንቁ አድርጌ በሞራልም በራስ መታማመም ነው ወደ ስራ የምገባው። ወደ ስራ ስገባም ደግሞ በራሴ ተማምኜ ማድረግ አለብኝ ብዬ ያሰብኩትን ነገር በጽናት ነው የማደርገው የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ። ያው መስራት የምፈልጋቸው ነገሮች ይኖራሉ እነዚህ ማከናወን የምፈልጋቸው ነገሮች ያው በብዙ መልኩ እንትን ይላሉ እና ያው ወደ ስራ ቦታ የምደርስበት ሰዓት ያው በተለያየ ምክንያቶች በአግባቡ ወደ ስራ ሰዓቴ ላልደርስ እችላለሁ ነገር ግን በቻልኩ አቁም ስራ ማለት ህይወት ማለት ነው። እያንዳንዱ ቀን ውስጥ የምንሰራው ስራ እንጀራ ለመብላት እስከሆነ ድረስ ያው ህይወታችንን ሊቀጥል ከፈለገ ስራ መስራት አለብን። እና እነኚህን ስራዎች በአግባብ በተቻለን አቅም መስራት መቻል አለብን የሚለውን ነገር ማንሳት እፈልጋለሁ እና ወደ ስራ በአግባቡ በሰአቱ መድረስ የውዴታ ግዴታ ነው ውዴታችንም ነው ብዬ ነው የማስበው ሰዓት ማክበር አለብን። ምክንያቱም በጤናው ዘርፍ ላይ አንድ ደቂቃ ምን ያህል ዋጋ እንዳላት ደቂቃ ምን ያህል ዋጋ እንዳላት እናውቃለን በዚህች ደቂቃ ሽፍራፊ ሰከንዶች ውስጥ የሰው ህይወት ልናጣ እንችላለን የሰው ልጅ ሊጎዳ ይችላል በእኛ ምክንያት ማለት ነው። ስለዚህ ሽርፍራፊ ሰአቶችን ሽርፍራፊ ሰከንዶችን በመጠቀም ወደ ስራ በመቀየር የሰውን ህይወት ማትረፍ ይቻላል የሚደርሱ ጉዳቶችንም መቀለስ እንችላለን ማለት ነው። እና ከብዙ ነገር አንፃር ስናየው እነኚህ ነገሮችን በማድረግ በቀላሉ ወደ ስራ በሰአቱ እደርሳለሁ ከዛ የደረስኩትን ደግሞ የሚኖሩ የሚኖሩ ህመምተኞች ካሉ እነዚህ መምተኞች በምችለው ነገር አግዛቸዋለሁ ማለት ነው። በምችለው አቅም እነሱ እንትን እንዲሉ አደርጋለሁ ማለት ነው እና በብዙ መልኩ ማድረግ ያለብን ነገሮች ይኖራሉ ሰውን ለመርዳት የምንጠቀማቸው ነገሮች ይኖራሉ እና ከብዙ መልኩ አንፃር ወደ ስራ በሰአቱ የምንደርስበት ሁኔታ አለ በሰአቱ እኔም እደርሳለሁ የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ማለት ነው። ምክንያቱም ያው ሰዓት ስራ ማለት ሰዓት ማለት ምን ያህል ዋጋ እንዳለው ጤናው ላይ እንደምናውቀው ሁሉ ማለት ነው። እና በተቻለ አቅም አንዳንዴ የሚረፍድበት ሁኔታ ይኖራል ምንም ጥያቄ የለውም በተለያየ አይነት ሁኔታ የሚረፍድበት ሁኔታ ይኖራል እነዚህ የሚረፍድበት ሁኔታ ደግሞ በተለያየ ጊዜ ሊረፍዱ ይችላሉ ማለት ነው። እና የሚረፍዱ ሰአቶች ይኖራሉ የሚባክኑ ሰአቶች ይኖራሉ እና እንዳይረፍዱ ማድረግ የምንችልባቸው ብዙ ነገሮች ይኖራሉ ማለት ነው። እና በተቻለ አላውቅም ማርፈድ የለብንም የሆነ ነገር አጽንኦት መስጠት እፈልጋለሁ ማለት ነው። እና እና ነገሮችን ሳላረፍድ ስራዬን በአግባቡ አከናውናለሁ የሚለውን ነገር ማንሳት እፈልጋለሁ እና ብዙ ጊዜ ወደ ስራ መድረስ ስራ በሰአቱ እደርሳለሁ ብዬ ነው የማስበው ይሻላል። ጊዜን አላባክንም መስራት ያለብኝን ስራ በአግባቡ በስርዓት ተገኘቸ እሰራለሁ። ምናልባት የሚረፍድብኝም ከሆነ ምናልባት የሆነ ችግር ገጥሞኝ ከሆነ ነው እንጂ ወይ የሆነ እንባል እኔ ጋር የማልወጣቸው ችግሮች ካልገጠሙኝ በስተቀር በቻልኩት አቅም በሰአቱን ነው ወደ ስራ የሚገባው በሰአቱ እገባለሁ በሰአቱ እወጣለሁና በዛ መንገድ ነው የምሄደው ማለት ነው። እና ወደ ስራ በሰአቱ እደርሳለሁ ያው በሚገባ እደርሳለሁ ከዛ በኋላ ስራዬን ሰርቼ አግባቡ ወደ ስራዬ ከስራም ስወጣ እመለሳለሁ የሚለውን ነገር ማንሳት እፈልጋለሁ እና ወደ ስራ በሰአት ትደርሳለህ አዎ እደርሳለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። በብዙ መልኩ እና ስራዬን አክብሬ ነው የምሰራው በቻልኩት አቅም ያው ስራ ምን እንደሆነ እናውቃለን ስራ በጣም አስፈላጊ ነገር ነው ለኛም ዋስትና ያለው ነገር ነው በእያንዳንዱ እንቅስቃሴያችን ስራ በጣም አስፈላጊ ነገር ነው ስለዚህ ስራችንን በአግባቡ ማከናወን አለብን። በሰአቱ መድረስ አለብን ስራ ቦታችን ላይ ማለት ነው። ምክንያቱም የኛን ጉዳይ ፈልገው ለማስፈፀም የሚመጡ ወይም ደግሞ ሊታከሙ የሚመጡ በጣም ብዙ ሰዎች ይኖራሉ እነዚህ ሰዎች እዛ መጥተው ማንም ወዶ ወደ ህክምና ተቋም አይመጣም። ስለዚህ እዛ ያሉት ታካሚዎችን በሰአቱ ደርሼ ደርሰን ማከም አለብን ማገዝ አለብን ስለዚህ በሰአቱ የምደርስበት ሁኔታ ይበዛል ማለት ነው። አብዛኛው